ፎቶ ማንሳት? አዎ ደስ ይለኛል። ማለት አሁን ለምሳሌ እንደ ፎቶው አይነት ይወሰናል። አሁን ለምሳሌ እኔን ራሴን ፎቶ አንሺ ብባል- የተወሰኑ ፎቶዎችን አንስቼ ሊበቃኝ ይችላል። ነገር ግን አንዳንዴ ግን አሁን ፕሮግራም ላይ ምናምን ስሆን የተለያዩ ዝግጅቶች ላይ ስሆን- አሁን ሰርግ ሲሆን ምናምን ያኔ በጣም ብዙ ፎቶ ልፈልግ እችላለሁ። ማለትም አሁን እንደ ዝግጅቱ አይነት ይወስነዋል። አሁን ዝም ብዬ ኖርማል ቤት ተቀምጬ ከሆነ- ምንም አይነት ሜካፕም ምንም ነገር ስላልተቀባባው እንትን ላልል እችላለሁ። ብዙ ፎቶ ላልነሳሳ እችላለሁ። ነገር ግን አሁን ሰርግ ቦታ ምናምን ሲሄድ ግን ልብሴንም ተዘጋጅቼ ፊቴንም እንደዛው ሜካፕ ተቀብቼ- ሂጃቤን የሚያምር ለብሼ በቃ ብቻ ለራሴ በጣም ማምመር አይነት ነገር ስሜት ስለሚሰማኝ- ያኔ እንደ ማስታወሻነት ብዙ አይነት ፎቶዎችን ልነሳ እችላለሁ። እና ከተለያዩ ሰዎች ጋርም ደግሞ ያኔ ስለማገኛቸው ብዙ አይነት ሰዎች ስለማገኝ ከእነሱ ጋርም እንደማስታወሻ እንዲኖረኝ ስለምፈልግ ከሰዎቹ ጋር እንዲሁም ደግሞ ከእንትኖቹ ጋርም- ከሙሽሮቹ ጋር ልነሳ እችላለሁ። ስለዚህ ብዙ አይነት ፎቶ ልነሳ እችላለሁ። ስለዚህ በዚህ ከዚህ አኳያ ከተጠየቅኩኝ ፎቶ ማንሳት እወዳለሁ። አንዳንዴ ደግሞ ለምሳሌ እንትን ላይ ምግብ ቤት ምናምን አሁን በሚሄድበት ጊዜ አሁን በልቼ የማላውቃቸው አይነት ምግቦች ካሉ እና ካማሩኝ ደግሞ የሆነ ለፎቶ- መነሳት የሚያማምሩ እንትኖች ይኖራሉ። እና ያኔ እነሱ ካማሩኝ ዝም ብዬ ፎቶ ላነሳቸው እችላለሁ። አሁን ለምሳሌ እኔ ሻወርማ እወዳለሁ እና ያኔ ሻወርማ የሚያምር ሻወርማ ከሆነ በቃ እሱን ሄጄ ላነሳው እችላለሁ። ወይ ደግሞ መንዲ ሊሆን ይችላል። ብዙ ነገሮች አይነት ምግቦች ሊኖሩ ይችላሉ። ለምሳሌ ጣፋጭ ነገር ላይ ደግሞ ብናይ የተለያዩ ኬኮች አሉ። እነሱን ኬኮች አሁን ፎቶ ባነሳቸው በቃ ያምረኛል። ለራሴም እንደ ማስታወሻነት እቺን በልቻለሁ ምናምን እና- ማለት በቃ እንዲህ ለመደሳሰት ያህል ላነሳ እችላለሁ። እንጂ እንደዚህ ሲሪየስ ሆኜ ምናምን በጣም እንትን ብዬ ላነሳ አልችልም። አሁን ግዴታ በቃ ይሄ ነገር መነሳት አለበት ምናምን እያልኩኝ ማካብድ አይነት ሰው አይደለሁም። ግን- በሰአቱ በቃ ኖርማል የሆነ ፎቶ አንስቼ ምናምን ነገ ከነገ ወዲያ ሳየው ለራሴ ራሱ ደስ ይለኛል። ስለዚህ- ያኔ ያኔ ላነሳ እችላለሁ። አነሳለሁም ደግሞ። እንዲሁም ደግሞ ለምሳሌ ሌላ ደግሞ ግዴታ የሚሆኑበት ጊዜዎች ደግሞ አሉ። ለምሳሌ አሁን ለመታወቂያ ጉርድ ፎቶ ምናምን ብባል አሁን ያኔ ራሴን በራሴ ባላነሳም ፎቶ ቤት ሄጄ ግን እነሳለሁ። ግን ደግሞ እኔ የማነሳው ግን ፎቶ የሆነ የተለያዩ ነገሮች ላይ የተለያዩ ዝግጅቶች ላይ ማስታወሻ እንዲሆነኝ ከፈለኩኝ ያኔ ላነሳ እችላለሁ ማለት ነው። አሁን አንዳንዴ ግዴታ ይሆናል ያልኩበት ምክንያት ምንድነው- አሁን ጉርድ ፎቶ ለምሳሌ ለመታወቂያ ሊያስፈልግ ይችላል። ያኔ እነሳለሁ። እንትን እላለሁ። ነገር ግን አሁን ግዴታ ካልሆነ ግን- አንዳንዴ ኖርማልም ልነሳም እችላለሁ። ላልነሳም እችላለሁ። እና አንዳንዴ ደግሞ ሞመንቱ መያዝ ካለብኝ አሁን እኔ ለምሳሌ ለሰርጌ ጊዜ እንደ እንትን ቢኖረኝ ደስ ይለኛል። አሁን- ከእምነት አኳያ ስናየው አይፈቀድም። አይቻልም። ነገር ግን ብነሳ ግን ያኔ እንትን ይለኛል። ለራሴ ራሱ- እንደ ማስታወሻ እንል ሊይዘው እችላለሁ። ግን ከእምነት አኳያ ካልተቻለ ግን ያው እኔ ዞሮ ዞሮ እምነት የማከብር ሰው ስለሆንኩኝ- ላመቅረት ይችላል። ያን ያህል ግዴታ ፎቶ ለምን አልተነሳሁም ብዬ ማለቃቀስ አይነት ሰው አይደለሁም። ነገር ግን እንደ ማስታወሻነት ይኑርሽ ብትሉኝ ግን በጣም ደስ የሚለኝ ነገር ስለሆነ ፎቶ- አነሳለሁ እሱን ማለት ነው። ሌላ ደግሞ- አሁን ህፃናት ልጆች ለምሳሌ አሁን እንዲሁ በቃ አንሻቸው አንሻቸው ፎቶ አንሻቸው አንሻቸው የሚሉኝ ልጆች አሉ። እና እነሱን አሁን የእህቶቼ ልጆች አሁን ትንንሽ እያሉ ዝም ብዬ ፎቶ አነሳቸዋለሁ። እና- እሱን አሁን ትንሽዬ አደግ ብለው ሲያዩት ይገርማቸዋል። እኔ እንደዚህ ነበርኩኝ። ምናምን እያሉ እና የሆነ ለመደሰት በቃ ወደፊት ስናየው ደስ ይለናል። እንዲህ ነበርኩኝ። ከእንደዚህ ነው ወደዚህ የተቀየርኩት የሚለው ነገር እንዲኖር ለራሳችን ራሱ- እንትን ይለናል። እና ስለዚህ በዚህ በዚህ ምክንያት እኔ ፎቶ ብነሳ ባነሳ ደስ ይለኛል። እና ያው ፎቶ ማንሳት ትወጃለሽ ለሚለው ጥያቄ ግን እኔ እንደ በኩሌ- በቃ ወሳኝ ወሳኝ የሆኑ ዝግጅቶች ላይ ከሆነ እኔ ባነሳ ደስ ይለኛል። እና ደግሞ- ለራሴም አንዳንዴ በቃ ዝም ብዬ አሁን ለምሳሌ ፀጉሬን እንትን ለውጡን ለማየት ብፈልግና- መጀመሪያ ላይ አነሳዋለሁ። ከዛም በኋላ ግን ምን ያህል አደገ ከወር በኋላ :ከሁለት ወር በኋላ ምን ያህል አደገ የሚለውን ለማየት ለውጡን ለማየት: ፎቶ ላነሳ እችላለሁ። ያኔ ያኔ ደስ ይለኛል ባነሳ። ለፊቴ ራሱ ቡገሬን ለምሳሌ አለብኝ እና እሱንም አነሳለሁ።